የአካል ብቃት እንቅስቃሴ ተደርጋለህ ይላል አዎ የአካል ብቃት ግን እንቅስቃሴ አደርጋለሁ እንግዲህ በሳምንት ለአራት ቀናት ለአራት የአካል ብቃት እንቅስቃሴ እሰራለሁኝ። እንግዲህ የተለያዩ የአካል ብቃት እንቅስቃሴዎች አሉ። ከእነዚህ ውስጥ ለምሳሌ ብስክሌት እነዳለሁኝ አንዳንድ ጊዜ ያው አንዱን ቀን ብስክሌት እነዳለሁኝ። አንዱን ቀን ደግሞ ሩጫ እሮጣለሁኝ ማለት ነው ሌላኛውን ቀን ደግሞ ገመድ ዝላይ እሰራለሁኝ። ከዛ በተጨማሪ እንግዲህ የተለያዩ ሲት አፕ ስፖርት እሰራለሁ ማለት ነው። በአጠቃላይ የአካል ብቃት እንቅስቃሴ እንግዲህ ለጤናችን በጣም ጠቃሚ የሆነ ነገር ነው። ምክንያቱም ያው የደም ዝውውርን በተመለከተ ወይንም ደግሞ ከአጠቃላይ የውስጥ ስርዓትን ለማስኬድ በተሳካ ሁኔታ የአካል እንቅስቃሴ የሚያደርግ ሰው በጣም የተሻለ የሆነ ጤንነት ይኖረዋል ይባላል። ያው በአንዳንድ ጊዜ ዶክተሮችም ለታካሚዎቻቸው የአካል ብቃት እንቅስቃሴ እንዲያደርጉ ያዛሉ ወይንም ደግሞ እንደዛ እንዲሰሩ ትእዛዝ ይሰጣቸዋል ማለት ነው። ስለዚህ ይህ ምንድነው የሚያመለክተው? የአካል ብቃት እንቅስቃሴዎችን ማድረግ ለጤንነታችን በጣም ጠቃሚ እንደሆነና የተሻለ እንደሆነ ልክ እንደ መድሃኒት እንደምንወስደው እንደዛው ደግሞ በአካል ብቃት እንቅስቃሴ አማካኝነት የተለያዩ በሽታዎችን ማከም ወይንም ደግሞ ከዛ ማገገም የምንችልበትን ሁኔታ ነው የምንመለከተው። ስለዚህ ሰዎች ብዙ ጊዜ እንደዚህ ደም ግፊት ስኳር ምናምን ሲይዛቸው የአካል ብቃት እንቅስቃሴ እንዲያደርጉ ይመከራል። ያው ይሄ እንግዲህ የተለያዩ የሰውነታቸው ክፍል እንዲላቀቅና እንዲፍታታና ያው ደም በትክክል ስርዓቱን እንዲቀጥል ይረዳዋል ማለት ነው። ለዛም ይመስለኛል ያው የአካል ብቃት እንቅስቃሴ ስናደርገን እንግዲህ ሰውነታችን በከፍተኛ ሁኔታ ይንቀሳቀሳል። ከዛ በተጨማሪ እንግዲህ የተለያየ ላብ ሊያልበን ይችላል ያ ደግሞ የቆዳችንን በደንብ የቆዳ ቀዳዳ ክፍት እንዲሆን ያደርጋል ማለት ነው። ይሄ እንግዲህ በጣም ጥሩ የሆነ ነገር ነው። ከዛ በተጨማሪ ያው ከልብ ምታችን ወይንም ደግሞ ከሳምባ ጋር በተያያዘም ከፍተኛ የሆነ ጠቀሜታ አለው። የአተነፋፈ ስርዓታችንን ያስተካክልልናል። እና ደግሞ የደም ዝውውራችንን ይሄ የልብ ድካም ምናምን ያለበት ለምሳሌ የአካል ብቃት እንቅስቃሴ የሚያደርግ ሰው ከሆነ ያን ነገር መፍታት ወይንም ደግሞ ማስተካከል ይችላል። ማለት ነው። ያው ከሳምባም ንጹህ አየር ከመተንፈሴ ከመተንፈሻ አካላቶች ጋርም በተያያዘ እንግዲህ በጣም አሪፍ የሆነ ጠቀሜታ እንዳለው ይነገራል። ያው ከዛ በተጨማሪ እንግዲህ ብዙ ጊዜ ዶክተር እንትን ይሄ ሯጮችን ወይንም ደግሞ አትሌቶችን ስንመለከት ቶሎ አያረጁም ለምንድነው? የሁል ጊዜም ቢሆን የአካል ብቃት እንቅስቃሴ ያደርጋሉ ማለት ነው። ያ ደግሞ የውስጥ ኦርጋን ብለን የምንጠራው የውስጥ ስርዓታቸው እንዲነቃቃ ያደርጋል ማለት ነው። ስለዚህ በኤ እንደዚህ ቶሎ የመድከምና የማርጀት ባህሪ የላቸውም። ከዛ አንፃር ስናየው ይህ ነገር እንግዲህ በጣም ጠቃሚ እንደሆነ እንረዳለን። ሌላውን ነገር እንግዲህ ከዚህ ጋር ተያይዞ ስናይ የሰውነታችንን ቅርጽ ለመጠበቅ በጣም ጠቃሚ የሆነ ነገር ነው። ይህንን ስል አላስፈላጊ የሆነ ስብ ወይንም ደግሞ ቦርጭ ብለን የምንጠራው በተለምዶ እነዛን ነገሮች እንግዲህ የአካል ብቃት እንቅስቃሴ የምናደርግ ከሆነ ያጠፋልናል ማለት ነው። ያው እንደየአሰራራችን ነው። እንግዲህ ጎበዝ ከሆነን እና ጠንክረን በስነ ስርዓት የምንሰራ ከሆነ ሙሉ ለሙሉ ቦርጭ የሚባል ነገር አይኖረንም ማለት ነው። ይህ ደግሞ በጣም ለጤና አስፈላጊ የሆነ ነገር ነው። ምክንያቱም ቦርጭ ማለት እንግዲህ ያላስፈላጊ ስብ መከማቸት በሆዲቃ ውስጥ መከማቸት ማለት ነው። ስለዚህ ያ ያላስፈላጊ ስብ እንግዲህ ለጤናችን በተለያየ ምክንያት ጉዳት ሊያደርስ ይችላል። ያንን ነገር መወገድ ያለበት ወይንም ደግሞ አስፈላጊ የሆነ ነገር አይደለም። ይሄ ከደም ቱቦ መጥበብ ጋርም አንድ ላይ የሚገናኝ ነገር ይኖረዋል። ስለዚህ እነዛን ነገሮች ያው በስፖርት ማስተካከል እና ወደ መደበኛ ስርዓት ሰውነታችን ወደ መደበኛ ስርዓት እንዲቀየር ማድረግ እንችላለን ማለት ነው። ያው ብዙ ጊዜ ስፖርት የሚሰሩ ሰዎች ስናያቸው የሰውነት አቋማቸው

በየትኛው እጅ ትጽፋለህ? ይላል እንግዲህ እኔም የምጽፈው በቀኝ እጄ ነው። ያው ብዙ ሰዎችም በቀኝ እጅ የሚጽፉ አሉ አንዳንድ ሰዎች ግን ያው ግራቸው የሚቀናቸው ወይንም ደግሞ በግራ እጃቸው የሚጽፉ ሰዎች አሉ። እንግዲህ ያው ይሄ ተፈጥሮ ነገር ነው። በተፈጥሮ እንግዲህ የምናደላው በየትኛው በኩል ነው የሚለውን ነው። ስለዚህ እኔ በቀኝ እጄ ነው የምጽፈው።